ሳህኖችን ማጣጠብ ትወዳለህ ወይ? ሳህን አልወድም። እውነቱን ለመናገር እኔ አልወድም። ደሞ የሚወደድ ነገር አይደለም። በጣም የሚያስጠላ ነገር ነው። በተቻለኝ መታን ቤት ውስጥ ትንሽ ነገር በትንሽ ነገር ለመጠቀም ነው የምሞክረው እንጂ ከዛ ባለፈ ብዙ እቃዎችን በተለይ ሲሆን እና ረጅም ሰዓት የሚወስድ ሲሆን በጣም ነው እኔ የምጠላው እና የሚሰለቸኝ። አንደኛ ረጅም ሰዓት ውሃ ውስጥ መቆየት ነው እጅን ይጎዳል በርበሬው አለ ወይም አብዛኛው እኛ በርበሬ ነገሮች እና ዘይት ነገሮች ስለምንበላ እሱ አለ እጅን ይጎዳል። እስከ ከዛ ውጪ ደግሞ በቃ አድካሚም ባይሆን ግን ደባሪ ነገር ነው እቃ ማጠብ። ሳህን ማጠብ በጣም ደባሪ ነገር ነው። እኔ ቤት ውስጥ ከሚሰሩ ነገሮች በጣም የሚሰለቸኝ የሚደብረኝ ባላደርገው የምመርጠው እውነትን ለመናገር ባላደርገው የምመርጠው ነገር ሳህኖችን ማጠብ ነው። የግድ የተጠቀምንባቸውን እቃዎች አንጥላቸውም። ደግመን ለመጠቀም ማጠብ ማጽዳት ስለሚያስፈልግ ነው እንጂ እንትን ባልል ባላጥብ ነበር የምመርጠው ግን እንዳልኩት ተመልሰን ልንጠቀማቸው ከሆነ የግድ መታጠብ አለባቸው። ስለዛ ነው የማጥበው። በተቻለኝ መጠን ግን የማደርገው ምንድነው ብዙ እቃዎችን ላለማበላሸት እሞክራለሁ። እቤት ውስጥ ስንበላ አንድ ሰሃን ውስጥ አንድ ሰሃን ላይ እንድንበላ ነው የምፈልገው። ምክንያቱም እንዳልኩት ብዙ በቃ በተበላሸ ቁጥር ብዙ ማጠቤ ነው ማለት ነው። እንደገና ደግሞ ከሳህኑ ውጪ ሌሎች እቃዎች ሊደመሩ ስለሚችሉ ሊጨመሩ ስለሚችሉ ረጅም ሰዓት ሊወስድብኝ ነው ማለት ነው። በተለይ ድስቶችን ከሆነ ምናምን በጣም ነው የሚያስጠላኝ። ይሄን የምለው ግን ድሮ በተለይ ረጅም ጊዜ ቤት ውስጥ የማሳለፍ ጊዜ ነበረኝ። ከ ትምህርቴን ከጨረስኩ በኋላ ስራ ስራ እስከማገኝ ድረስ የነበረው ክፍት ጊዜ ወይም የሆኑ አመታት ቤት ውስጥ የማሳለፍ ነገር ነበረ። ስራ ቶሎ ስላላገኘው ምናምን እና በዛን ሰዓት እቤት ውስጥ ስራዎችን የመስራት ሀላፊነቱ የኔ ነበር የቤት ውስጥ እና ከሁሉም ይደብረኝ የነበረው እቃ ሳጥብ ነው። አንደኛ ብዙ ነው የሚታጠበው እቃ። ሳህን ብቻ በጣም ብዙ ነው። በዛ ላይ ደግሞ ከሌሎች ስራዎች ጋር ሲጨመር ማለት ሳህን ብቻ ማጠብ ሊሆን አይችልም ስራው ሳህን ከተጣጣበ በኋላ ሌላው ቢቀር ምግብ መሰራት አለበት። ከተሰራ በኋላ መቅረብ አለበት። እንደገና ደግሞ የበላንባቸውን መታጠብ አለባቸው። ቤቱ መጸዳት አለበት። የተጠቀምናቸውን እቃዎች ማጠብ አለብን ቤቱ ደግሞ መጸዳት አለበት የግዴታ የሰራንበትን ቦታ በስነ ስርዓት ማጽዳት አለብኝ ምናምን እና ይሄን ይሄን ተደምሮ በጣም እንዲሰለቸኝ አድርጎኛል አቃ ማጠብ ከዛ በኋላ በጣም እንዲሰለቸኝ እንድጠላው ያደረገኝ ነገር ነው። እና በዚህ ምክንያት ሳህኖችን ማጠብ እኔ አልወድም።

የጧት እለታዊ ተግባራችሁ ምንድነው? አሁን ላይ እያደ ለማድረግ የሞከርኩት ያለሁት ነገር ምንድን ነው በተቻለ መጠን። የቀን ውሎዬ የጧት እና የማታን ጨምሮ። ሙሉ የቀንኑ ውሎዬን አስቀድሜ ያቃድኩት ነገር እንዲሆን እየጣርኩ ነው እና። አሁን ላይ ደግሞ በተለይ የጧት እና የማታ ተግባራቶቼ በየቀኑ ተሳሳይ ናቸው። ትንሽ ጊዜ አልፎብኛል እንደዚህ አይነት። ምንድነው ስነ ስርዓት ወይም ዲሲፕሊን መከተል ከጀመርኩኝ ትንሽ ጊዜ ሆኖኛልና። የማደርገው እንዴት ነው በጧት አነሳለሁ። አስቀድሜ ነው የምነሳው ማለት በጊዜ ነው የምነሳው። አላርም እሞላለሁ የማንቂያ ሰዓቴ ላይ እነቃና። ጸሎት አደርጋለሁ ጸሎት ካደረኩኝ በኋላ ሻውር እወስዳለሁ። ወስዳለሁ ኖ ሻወር ከመውሰዴ በፊት የአካል ብቃት እንቅስቃሴ ከሰላሳ እስከ አርባ አምስት ደቂቃ ድረስ። የአካል ብቃት እንቅስቃሴ እሰራለሁ እሱን ከጨረስኩኝ በኋላ ሻወር ሻወር ወ እወስዳለሁኝ። ሻውሮ ሻውሮ ወስጄ እንዳልኩት ቀን ውስጥ የማሳልፋቸውን ነገሮች አስቀድሜ እጽፋቸዋለሁ። ምንም እንዴት ሊሆን እንደሚችል ቀኑ ወሎዬ እጽፈዋለሁ እሱን ከጻፍኩኝ በኋላ። ቁርስ እሰራለሁ ለራሴ ቁርስ ሰርቼ ቡና አፍልቼ ምናምን እሱ እስከ እንትን እስከሚልልኝ ድረስ እስከሚደርስልኝ ድረስ። ልብሴን አዘጋጃለሁ ለቀኑ የምለብሰውን ልብሴን አዘጋጃለሁ። እሱን አዘጋጅቼ ቁርሴን በልቼ ቡናዬን በስነ ስርዓት ጠጥቸ። ከዛ የበላሁበትን ቡና ሁሉ ነገር አነሳስቼ አጣጥቤ ቤቴን ጠርጌ ምናምን። ከዛ በኋላ ነው ራሴን ወደ ማዘጋጀት ፀጉሬን ማስያዝ ልብሴን መቀየር ሜካፔን መቀባት ምናምን ምጀምረው ከዛ በኋላ ነው። ከዛ እሱን አድርጌ የመውደውን ነገር ለብሼ በተቻለ መጠን ቀኑን ሙሉ እኔ ልወደው የምችለው አለባበስ እንዲኖረኝ። ቀኑን ሙሉ የተመቸኝ ጫማ ማደጌን እርግጠኛ ሆኜ ቀኑን ሙሉ ደግሞ ፀጉሬ የፀጉሬ አያያዝ። ምቾት በማይነሳ መልኩ ቢያንስ ስራ ውስጥ የማሳልፈው ሰዓት ስለዛ ማሰብ አልፈልግምና። ምክንያቱም ስራዬ ደግሞ በራሱ በጣም ትኩረት የሚፈልግ ነገር ነው። ያልተመቸኝ ነገር ይዤ ለረጅም ሰዓት መቆየት ደግሞ አልችልም። እኔ እና በተቻለኝ መጠን የተመቸኝን ልብስ ማድረጌን አረጋግጣለሁ አረጋግጣለሁ የተመቸኝን ጫማ ማድረጌን አረጋግጣለሁ ፀጉሬን ሁሉ ነገር ከዘጋቸ ሁኝ በኋላ ሜካፔን ተሰርቸ። ከዛ በኋላ ነው ለስራ ምወጠው። ለስራ ስወጣ ደግሞ የግድ ታክሲ መያዝ አለብኝ ከስራዬ ከስራ ቦታ ከቤት እስከ ስራ ቦታ እላለሁ በታክሲ ነው የምሄደው ሩቅ ስለሆነ። እና አስቀድሜ የታክሲ መያዣ ቦታዬ ላይ እደርሳለሁ ምክንያቱም በጣም ረጅም ሰልፍ አንድአንድ ጊዜ በጣም አድካሚ ሰልፎች ይጠብቁኛል። በተለይ በሆነ አጋጣሚ ካረፈድኩኝ ረጅም ሰልፍ ሊጠብቀኝ ስለሚችል እሷን ሰልፍ በጣም ስለምጠላትና ላልፋት ስለምፈልግ። በተቻለ መጠን ከቤት ምመጣው። ግን ሌሎች ሰዎች ከመነሳታቸው ሌሎች ሰዎች እዛ ቦታ ከመድረሳቸው በፊት ቢያንስ ብዙ ሰው ሊኖር በማይችልበት ሰዓት ነው እዛ መድረስ የምፈልገው። አብዛኛው ጊዜ የምደርሰው በዛ ሰዓት ነው እነሱን እሱን አደርጋለሁ እንዳልኩት በተቻለኝ መጠን ውሎየ ተመሳሳይ እንዲሆን በተለይ በተለይ የጧት እና የማታ ተግባራቶቼ ተመሳሳይ እንዲሆኑ ነው። የምጥረው በአብዛኛው እና አሁን እንኳን እየለመድኩት ያለው ይመስለኛል መጀመሪያ አካባቢ ትንሽየ ችግር ነበረው። ወይ አስቀድሜ አልነሳም ወይ ለሁሉ ሰዓት አይበቃኝም ምናምን እሱ እሱ አስቸጋሪ ነበረ።

ስንት ቋንቋ ትችላለህ? ይመስለኛል ሶስት ቋንቋዎች እችላለሁ። ሶስት ቋንቋዎችን በስነ ስርዓት መናገር እችላለሁ። ጎልጎል የሰዎች የመግባቢያነት እርስ በርስ ለማውራት ሀሳባቸውን ለመግለጽ የሚያስቡትን የሚያገቅዱትን የሚመስላቸውን ሀሳብ ለሌላ አካል ለመግለጥ የሚጠቀሙበት በጣም ትልቅ መሳሪያ እንደሆነ ሁሉም ሰው ያውቃል ብዬ አስባለሁ። እና እኔም በተቻለ የመጠን ከሰዎች ጋ ለመግባባት ያግዘኝ ያግዘኝ ዘንድ ቋንቋ መማር ቋንቋን ማወቅ መጠቀም በጣም እወዳለሁ እና በየጊዜውም አለው በተለይ ደግሞ ከ አፍ መፍቻነት ከምናገርበት ቋንቋ ውጪ ያው እንደምታውቀው እንግሊዘኛ ለስራ በትምህርት የምንጠቀምበት ቋንቋ መሆኑ ይታወቃል እና እሱን እንትን ለማለት ረጅም የሚባል ጊዜ ይወስዱብኛል ብዬ አስባለሁ እንግሊዘኛ ለመማር ከዛ ውጪ የተለማመድኳቸው ቋንቋዎች ግን በአብዛኛው ፊልም በማየት መጽሐፍ በማንበብ ነው ያሳደኳቸው። እና አሁን ላይ ደግሞ አረብኛ እየተማርኩኝ ነው ምክንያቱም ቅርቤ ላይ ጓደኛ አለችኝ አረብኛ በስነስራት መናገር የምትችል ጓደኛ አለችኝ እና ከእሷ ጋር ሆነን አንዳንድ ቃላቶችን ሳወራ ወይም ሰው ስትናገርና ስትተረጉምልኝ ምናምን አንዳንድ ቃላቶችን መያዝ ችየ ነበረና እሱን እሱን ሳይ እንደገና ደግሞ ቀላል ቋቋ መሆኑን አይቼ ነው ደግሞ እውነቱን ለመናገር ቀላል በጣም ቀላል ቋንቋ ነው አብረ አረብኛው የሚመስለኝ ማለት ነው። እና እኔ ከምናገረው ቋንቋ ቅርብ ቅርበት ያለው ቋንቋ ነው እና እሱን አይቼ ነው መሰለኝ አላውቅም ብቻ ይቀለኛል ለምን እንደሆነ አላውቅም እና እሱን እሱን አሁን ላይ እየተለማመድኩ ነው። ቪዲዮዎችን አያለሁ በዛ ላይ ደግሞ በዛ ላይ ደግሞ ኦንላይን የሚያስተምሩ ሰዎች አሉ እንደሚታወቀው ቋንቋ የሚያስተምሩ በቀጥታና ከእነሱ ጋ እየተገናኘሁኝ ለ ለመለማመድ ሙከራ እያደረኩኝ ነው እየተለማመድኩኝ ነው እና እሱን እሱን ነው በአጠቃላይ ሶስት አሁን ላይ ግን ሶስት ቋንቋዎችን ነው በስነ ስርዓት መናገር መግባባት የምችለው ከሰው ጋር በሶስት ቋንቋ ነው። በሶስት የተለያዩ ቋንቋዎች ማለት ነው እና ሰው ብዙ ነገር ማድረግ አለበት ብዬ አላስብም ቋንቋ ቋንቋ ለመማር ብዙ ነገር ኢንቨስት ማድረግ አለበት ብዬ አላስብም በተለይ አሁን ላይ እጅግ በጣም ቀላል ነው ቋንቋ ለመልመድ የትኛውም አይነት ቋንቋ ለመለማመድ በጣም ከፍተኛ የሆነ እንትን ነው ያለው ምንድነው አቀረቦትት ልበለው ነው ያለው ለሁሉም ሰው ማለት ነው እና ቀላል ነው የሚመስለኝ ማንኛውም ሰው እንግሊዘኛ መማር ቢፈልግ አስተማሪዎች ኢንተርኔት ነው አሉ፤ ማንኛውም ፍሬንች መናገር ቢፈልግ ወይም ቻይንኛም መናገር ቢፈልግ መቻል ቢፈልግ በጣም በቅርበት የሚያስተምሩ ጋይድ የሚያደርጉ በጣም ብዙ ሰዎች አሉና ያን ያክል ከባድ አይደለም ብዬ አስባለሁ አሁን ላይ ከአሁን ከጠቀስኳቸውና በስነ ስርዓት ከሰዎች ጋ ለመግባባት እችላቸዋል ብዬ ከጠቀስኳቸው ሶስት ቋንቋዎች ውጪ አሁን ላይ እንዳልኩት አረብኛ ለመለማመድ እየሞከርኩኝ ነው እየተማርኩኝ ነው ከዛ ባለፈ ግን ቻይኒኛ አይ ሚን ፍራንስ ፈረንሳይኛ ለምን እንደሆነ አላውቅም ግን የሆነ የሚስብ ነገር አለው ቋንቋውና ደስ ይለኛል ይመስለኛል ሁሉም ሰው ይሳባል መሰለኝ ለ ፈረንሳይኛ ቋንቋ እና እኔም እንደ አብዛኛው ሰው ይስበኛልና አሁን ላይ ለመለማመድ እሞክራለሁ አረብኛውን ከጨረስኩ በኋላ የማልፈው ወደ ዛ ይመስለኛል ከዛ ባለፈ ደግሞ ቻይንኛም ምማር ይመስለኛል ፍላጎቱ አለኝ። ዞሮ ዞሮ እናየዋለን ይት እንደሚደርስ እና እንዳልኩት ደግሞ ማንኛውም ሰው ኦንላይን መናገር ቢፈልግም የትኛውም ቋንቋ መልመድ ቢፈልግ እጅግ በጣም ከምን ጊዜው ከመቼም ጊዜ በላይ አሁን ላይ ቀላል ነው ይብዬ ነው የማስበው ምክንያቱም ሁሉም ነገር ኢንተርኔት ላይ አለና ቀለዋል ነገሮች በጣም ቀለዋል ብዬ አስባለሁ

ስማርት ፎን ትጠቀማለህ? ወይ አዎ። እንዴ በጣም ያዝኩት ስልክ የምጠቀመው ስልክ ስማርት ፎርን ነው። አሁን በጣም ምንጭራቸው ጨምሯል። እንደሚታወቀው በጣም ብዙ ሰው ስልኮችን በጣም ስማርት ፎኖችን በብዛት ይጠቀማል። ከምንም ጊዜ በላይ ህይወታችን ከኢንተርኔት ጋር ከስልኮች ጋር እንደገና ደግሞ ከማህበራዊ ግንኙነት ማህበራዊ ስል በሶሻል ሚዲያ ወይም በኢንተርኔት ሰዎች የሚያደርጉትን ግንኙነት ማለቴ ነው ጋር በጣም ተያይዟል። ከመቼም ጊዜ በላይ እና እኔም እንደ እንደ አብዛኛው ሰው እንደ ሁሉም ማለት ባልችልም እንደ አብዛኛው ሰው ስማርት ፎንን ተጠቅሜ ብዙ ነገሮችን በጣም ብዙ ነገሮችን አደርግበታለሁ። ሰዎችን ከማግኘት ከማውራት የምፈልገውን ነገር ከማጣራት ባለፈው ለእስራኤል ይብብዬ ከያዝኩት ነገር ለሙያዬ በጣም ትልቅ ጠቀሜታ የለውም መሳሪያ እንደሆነ ይታወቃል። እና የሚገርመው ነገር በጣም በጣም ዘንግቼ ነው ስልክ መጠቀም የጀመርኩት ማለት ከሌሎቹ ጓደኛዬ ጓደኞቼ ሲነጣጠረው ተምዘግቼ ነው። ስማትፎርም ፎርም መጠቀም የጀመርኩት ምክንያቱም ቤተሰቦቼ ትንሽ ምንድነው? ዋጋ ጠባቂ የሚባለው ነገር የለም። በቃ አስራ ስምንት አመት ቀን ሞላሽ ብስትቀረብ በፍጹም ስልክ አንገዛለሽም ብለውኝ ረጅም ጊዜ ብልጥ አስቸግራቸው ነበር እንዲህ ጋዝልኝ ምናምን ያላደረኩት ነገር አልነበረም። ሌላው ቢቀር ይሄን አድርጊና እንገዛልሻለን ይሉኛል ትምህርትሽን ይሄን ያህል ውጪና እንገዛልሽልን ይሉኛል። ስልክ ለማስገዛት ብቻ በርችቼ በርትቼ ሳጠና በቃ ፈተና እንዳልወድቅ በጣም ስጠነቀቅ ምናምን በደንብ ትዝ ይለኛል። በተለይ ሃይስኩል ከገባኝ በኋላ በጣም ጥረት አደርግ ነበረ ወላጆቼ ስልክ እንዲገዙኝ ስልትፎ እንዲገዙኝ በጣም ጥርጥር ተረግ ነበረ። ከዛ ውጪ ግን እሱ ከእንትን ከሌለ በኋላ ካለቀ እሱ ከነፈ በኋላ ዩኒቨርሲቲ ስጋ በኋላ ስልኬ ተገዛልኝ። ለመጀመሪያ ጊዜ በጣም ተምር ሰምሰን ሲልቨር ከለር ሲልቨር ቀለም ያላት ብርማ ነው የሚባለው ብርማ ከለር ተገዛችልኝ በጣም ነበር የምወዳት የሚገርመው ነገር በሶስተኛው ወር ነው ምናምን ነው የተሰበረችብኝ በጣም ነበር የምወዳት። እና በዛ ምክንያት ነው ወይስ ውጪ እና በሳጭቻቸው ነበር እነሱን መርገጥ ረጅም ጊዜ ስለወሰድባቸው ለኔ ስልክ ለመግዛት በጣም እናደርግባቸው ነበረ እና ብዙ አልከፋቸውም ብዙ አልተናደዱብኝም በጣም በአድር ጊዜ ውስጥ ነው ድጋሚ ሌላ ስልኬ ገዙልኝ ማለት ነው። እና ከዛን ጊዜ ጀምሮ ወይ ዩኒቨርሲቲ ተማሪ በተለይ ኢንቨስት ተማሪ ስትሆን ከቤተሰቦችህ ርቀህ ስትኖር ምናምን ነገር እጅግ በጣም አስፈላጊ ነው። ለመገናኘት ብቻ ሳይሆን በቃ ብዙ ነገር ለመስራት ትጠቀምበታለህ ስሞልት ፎም ሳይመንት ለመስራት ሩቅ ሀገር ስለሆንክ ደግሞ ከቤት ሰው እጅግ በቀጥታ ለመገናኘት ምናምን በጣም ትልቅ ጠቀሜታ ነበረው። እና ለረጅም አመት ረጅም ባይባልም ግን ቀላል የማይባል አመታት ስማርት ፍሮንድ ተጠቅሜያለሁ እስካሁን ድረስ እየተጠቀምኩኝ ነው። ለስልክ ስራ ላይ ለም ወይም ለ ስራ ቦታ እንኳን በኮምፒውተር ምናምን ነው የምጠቀመው። ግን ስራዬ ከስራ ጋር ተያዥነት ያላቸው ነገሮች ወደ ቤት ይዤ ስመጣኝ ምግባባው ከሰዎች ጋር አንዳንድ ነገሮችን መጋራ መጋራው በስማርት ፎን ተጠቅሜ ነውና። በስነ ስርዓት ነው የምትጠቀመው በደንብ ነው የምትጠቀመው።

ለምን ያህል ጊዜ በዚህ ስራ ሰርተሃል እዚህ ማለት አሁን ባለሁበት ሙያ ነው ወይስ? አሁን ሪከርድ በስልክ ላይ መቅዳት ሙያ ማለት ነው። ጥያቄው ግልጽ አይደለም። ግን ዝም ብዬ ልቀጥሎ አሁን ላይ እየሰራሁበት ባለው ሙያ? ስንት አመት ነው አራት አመት ያህል ቆይቻለሁ። አረ ሶስት አመት ሶስት አመት ሆኖኛል። ከዛ በፊት ትመርቴን ከጨረስኩ በኋላ። ትምርቴን ከጨረስኩ በኋላ አንድ አመት ያሀል በተለያየ ምክንያት። ስራ የማግኘት እድል አልነበረኝም። ከስራ የማግኘት ብቻ ሳይሆን ከቤቴ መውጣት ስራው ሁላ የመቀጠር እድሉ አልነበረኝም። በ በግል ምክንያቶች ምክንያት እና አንድ አመት ያህል ወስዶብኛል ከ ለራሴን ለስራ ለማዘጋጀት ማለት ነው። ከእንትን በኋላ ምርቃቴ በኋላ ማለት ነው። እና ከዛ በኋላ ግን አንድ አመት ቤት ውስጥ ካሳለፍኩኝ በኋላ። እኛ የኛ ስራ ደግሞ የግድ እንትን ላይ ካልሆነ በስተቀር ሁሉም ሙያ በርግጥ ይረሳል። ሁሉም የተማረው ነገር በሆነ ሰዓት ላይ ሊረሳው ይችላል። በተለይ በየጊዜው የማይሰራበት ከሆነ ራሱን የማያሻሽልበት ከሆነ የማይረሳ ሙያ የለም ብዬ አላስብም። ማንኛውም ስራ ካልሰራህበት ራስህን ካላሳደግክበት በይ ጊዜ የሚያስታውሰህ ነገር ወይም ደግሞ የህይወት አካል። ይማደግ ያህል በጣም ካልቀረብከው በስተቀር የሚረሳ ነገር ነው በቃ። ከአመታት በፊት የምናቃቸው ግን አሁን ላይ የሰራንባቸው የሌሉ ነገሮች የኛ ሊሆኑ አይችሉም። ማንኛውም ሙያ ማለት ነው። እና ይረሳል የኛ ሙያ ደግሞ እንዳልኩት በጣም ክፋቱ ያ ነው። በጣም ካልሰራህበት በስተቀር ሌላው ቢቀር የ የ የትምህርት ቤት ሰርከፍኬት ሁሉ ኤክስፓየርድ ሊያደርግ ይችላል ባለመስራቴ የተነሳ ማለት ነው። ይሄን ያህል ጊዜ የት ነበርክ ልትባል ትችላለህ። እና በዛ በዛ ምክንያት ራሴን አበርትቼ ወደ ስራዬ ተመለስኩኝ አሁን ላይ ሶስት አመት ሆኖኛል። ከዛ በኋላ ስራዬን ከጀመርኩት ከሶስት አመት በኋላ ደግሞ ደስ የሚለው ነገር ወደ ሌላ ደረጃ ነው የምትሸጋገረው። ከ ጁኒየር ከሚለው እንትን ስም ወደ ሲኒየርነት ነው የምትሸጋገረው ከሶስት አመት በኋላ ማለት ነው። እና በጣም አሪፍ እድል ነው። አሁን ላይ እንዳልኩት ሶስት አመት ሆኖኛል በቅርቡ ሲንየር እሆናለሁ ማለት ነው። ሲነየር ነኝ ማለት ደግሞ በጣም ብዙ እድሎች ወደ እኔ ይመጣሉ በጣም ብዙ ጥቅሞች ወደ እኔ ይመጣሉ ማለት ነው። የተሻለ ስራ ለመስራት የተሻለ እድል ይኖረኛል ማለት ነው። እና በዛ በዛ ምክንያት ነው

የመጠጥ ውሃን ከየት ታገኛለህ? የመጠጥ ውሃን ከቡአምባው ለምንጠጣውም ለምን ለሌላ የምንጠቀምበትም ነገር ሁሉ የምናገኘው ከቧምቧ ውሃ ነው። እንደሚታውቀው ከተማ ከተማ የሚኖር ሰው አብዛኛው በተለይ ኢትዮጵያ ውስጥ ያሉ ከተማው ጭምር አብዛኛው የመናገር ትንሽ ሊከብድ ይችላል ብቻ ግን ያለሁበት ከተማ የውሃ ቧንቧ አቅርቦት ያለበት በስነ ስርዓት ያለበት ከተማ ስለሆነ። ለሁሉም ነገር የምንጠቀመው የመጠጥ ውሃን ለተለያዩ ነገሮችን የምንጠቀምበትን ውሃ የምናገኘው ከቧንቧ ነው። በርግጥ በጣም ውሃ ያስቸግራል ይሄዳል አንዳንድ ጊዜ ምናምን ነገር ያሞነ እንደዛም ሆኖ ግን የምንጠቀመው ከቧንቧ ሆኖ አልፎ አልፎ ብቻ አልፎ አልፎ ብቻ የምን የምንጠጣ ውሃ ምናምን ከሱቅ የታሸጉ የሚሸጡ ውሃ የለም። ታሽገው የሚሸጡ የፋብሪካ ውስጥ ማለት ነው ለዚህ ስፕሪንግ ውሃዎች ምናምን እነሱን እየገዛው በጃር ወይም በትልቅ ጄሪካን እየገዛሁኝ እነሱን እጠቀማለሁ። ከዛ ውጪ ግን በአብዛኛው በተለይ ውሃ በማይሄድበት ሰዓት ምናምን የምጠቀመው የቧንቧ ውሃ ነው። ብዙ የሆነ ሰዓት ላይ ምን ሆኖ ነበረ ረጅም ሰዓት ረጅም ወራት ስድስት ወር ምናምን ለመሆን ጊዜ መርሃ ትወስድ ነበር። የሆነ ጊዜ ላይና በዛን ጊዜ በብዛት ውሃ መጠጣት ነበረብኝ። ከእንትኑ አንፃር በበየ ጊዜ እወስዶ ከነበረው መዳኒት አንፃር ምናምን እና በዛ በዛ ምክንያት። የግድ በቃ አልጠጣም የቧምቧው ብዙ አይገፋልኝም ነበር በጣም ለመጠጣት ያስቸግረኝ ነበር። እና ለዛ ምክንያት እንደዚህ የታሸጉ ቅድም የጠቀስዃቸው የታሸጉ የስፕሪንግ ውሃ ገዝቼ እጠቀም ነበር። በቃ በተከታታይ ለስድስት ወር የቧምቧ ምንም ሳልቀምስ እነዛን እሽግ ውሃዎች ነበር የምጠጣው። የምጠቀመውና በዛ ምክንያት አፍ ለምዶት ረጅም ጊዜ ተቸግሬ ነበር። የቦምቧ ለመጠጣት በጣም ተቸግሬ ነበር። አሁን ላይ ሆኜ ሳስታውሰው ትንሽ ይገርመኛል። እና ለመመለስ በጣም ከብዶኝ ነበር በጣም ድጋሚ ለመጠቀም ማለት ነው። ከዛ ውጪ ግን። እንዳልኩት ለመጠጥም ለገላ መታጠቢያ ለምግብ ማብሰያየም ልብስ ለማጠብ ለሁሉም ነገር የምጠቀመው እኔን ጨምሮ ሁሉም በአካባቢዬ ያለው የከተማው ነዋሪ የሚጠቀመው የቧንቧ ውሃ። ነው የሚያስጠላው በጣም የለውም የተለየ በጣምም የለውም። ነገር ግን ብዙ አይጠጣም ብዙ መጠጣት አይቻልም የቧምቧ ውሃ።

ድንጋይ ስብስብ ታደርጋለህ? አይ ድሮ ድንጋይ መሰብሰብ ሲባል ትዝ ያለኝ ነገር ድሮ ልጅ ሆነን እኛ የምንኖርበት አካባቢ አጠገብ እንትን ነበረ ወንዝ ነበረና ወንዝና የሆነ ሀይቅ ነበርም ሀይቅ ነገርም ይፈጥራል ከላይ የሆነ ወንዝ ሆኖ ይወርድና ምንድነው የሚባለው ፏፏቴ ነው የሚባለው እንደው ፏፏቴ ነገር ሆኖ የሆነ ይጠራቀማል ነገር እና ባህር ይፈጥራል ማለት ነው በጣም ትንሽዬ ናት እኛ ሁላ በደንብ በስነ ስርዓት የምንዋኝበት አይነት ባህር ነው የሚፈጥረው በጣም ትንሽዬ ከዛ ግን እዛ ወንዝ ዳር አካባቢ በጣም የተለያዩ ድንጋዮችን እናይ ነበረ እና ከለ ምንድነው ቀለማቸው የሆነ ተፈጥራቸው ሲያዙ ያላቸው መልኩ ሁሉ ነገር በጣም ይለያያል ብዙ ብዙ ብዙ ይታወቃል ያው ወንዝ አካባቢ ብዙ ድንጋይ እንደሚኖረው ይታወቃል እንደውም ትላልቅ ድንጋዮች ሁላ ነበሩ እንደ በጣም ትላልቅ የማይነሱ ማለት ነው በጣም ግዙፍ ድንጋዮች ነበሩና እዛ አካባቢ ሰዎች ወንዙ ጋር አጥብቀው እዛ ድንጋይ ላይ ያሰጡ ነበር ለረጅም ጊዜ ቅርብ ስለሆነ እየሄድን ነበር ከኛ ሰፈር ስለነበረ ወንዙ እየሄድን እናይ ነበር እና ከዛ ውጪ ከነዛ ትላልቅ ድንጋዮች ውጪ እነዚህ ጥቋቁር ድንጋዮች የሉም ከነዛ ድንጋዮች ውጪ አንስ አነስ የሚሉ የተለያየ ቅርጽ ያላቸው ግን ሲታዩ በጣም የሚያማምሩ እንደውም አንዳንዶቹ በጣም ነጫጭ ከመሆናቸው የተነሳ የሆነ የከበረ ድንጋይ ምናምን ሁላ ይመስሉን ነበረ እና እነዚህ ትላልቅ ሰዎች ምናምን ይልኩናል ማለት ነው ሂዱና አምጡና ምናምን ይሉናል እና ሄደን በባዶ እግር በተለይ አንዳንዱ የወንዙ አካባቢ ጋር በጣም ንጹህ ነው በጣም ንጹህ ነው እና በጣም ትንሽዬ ነው የሆነ በተለይ እንትን ሲሆን በጋ ሲሆን እንትኑ ውሃው እየቀነሰ ስለሚሄድ ድንጋዩ በደንብ ነው የሚታየው ማለት ነው እና ሄዱ አምጡ ምናምን ይሉናል ከዛ ትላልቆቹ ማለት ነው ሄደን ሱሪያችንን ሰብስበን በባዶ እግር ሄደን እነዛን ድንጋዮች እንለቅማቸው ነበርና በተቻለ መጠን የተለያየ ድንጋይ ለመያዝ ነበር የምንሞክረው ነው እና አሁን ላይ ትዝ ያለኝ ምንድነው ሁሉም ድንጋይ የከባድ ድንጋይ ነበር የሚመስለን አንዳንዱ እንደ እምነበረድም አይነት ነገር ነው ስናጋቃቸው የሆነ እሳት የሚመስል ነገር የሚፈጥር አይነት ነገር ነበረውና እና ቅርጽ ይለያያል ተፈጥሮአችሁን ይለያያል ቅለማቸው ይለያያል እና በጣም ትንሽዬ ከመሆናቸውም የተነሳን ብቻ ሳይሆን ለመልቀም በጣም አንዳንዱ ደግሞ በጣም የሚያስቸግር አይነት ድቀት ነበራቸው አስታውሳለሁ በደንብ እና እሱ እሱ ነገር ነበረ ከዛ ውጪ ልጅነት የሚያስቅ ነገር ነው እና ምን እናድርግ ነበር ድንጋዮችን እንደ እንትን እናደርጋቸው ነበር እንደ እንደ ብር እና በጣም የሚያብለጭልጩት ወይ ደግሞ በጣም ነጣ ያሉት እንደ መቶ ብር ወይም ትልቅ ብር በጣም እየጠቆረ ሲሄድ ደግሞ እንደ አምስት ብር ወይም ትንሽ እንደ ሳንቲም ምናምን አድርገን እንጠቀማቸው ነበር ለሌሎችም ጊዜና ለልኩት ጋር ስፈሬ ከምኖርበት ስኖርበት ከነበረው አካባቢው በጣም ቅርብ ስለነበረው ይሄ አይነት ትዝታ አለኝ ከዛ ውጪ

በእጅ መሸመን ታውቃለህ? በእጅ መሸመን እንዴ አውቃለሁ አዎ አውቃለሁ ወይኔ የሆነ ሰውዬ ትዝ አለኝ ማለት ነው እናቴ እንትን ጥጥ ምንድነው ትፈትል ነበረ ለረጅም ጊዜ እና ማለት በተለይ አሁን ላይ ትንሽ ተራር ቀናል ምናምን ምናምን ነገር እሷም አረጀች። የህፃንነት ጊዜ ላይ ግን የህፃንነቴ ጊዜ ላይ ግን እናቴ ጥጥ ትፈትልና ምንድነው ቀለም የሚባል ነገር አለ እሱ ቀለም ላይ እንትን ታደርገዋለች ትጠመጥመዋለች እንደ ክር ታደርገዋለች እንትኑ ጥጡ ማለት ነው ከዛ ሰብስባ ሰብስባ የሆነ ሰውዬ ነበር እኛ ሰፈር ሰፈር አይደለም ያን ያክል ቅርብ አይደለም ግን እናቴ ትልከን ነበር "ሂዱና ይሄን ስጧቸው" ምናምን ብላ ትሰጠንና ምንድነው የሚያደርጉት እሳቸው ይሸምኑታል እና አይቼ የማውቀው እሳቸው ጋር ነው። እንዴት ነው የሚሆነው የሆነች ጠባብ ነች ክፍላቸው ግን መደወሪያ ነች የምትባለው ያቺ የሚሸምኑባት መሳሪያ ማለት ነው እና እሷን መሳሪያ እናቴ የሰራችው ክሩ የሚመስል ነገር ያስገቡበትና ወደ ቀኝ ወደ ግራ ወደ ቀኝ ወደ ግራ እየወረወሩ ነው ሽመናውን የሚሰሩት ማለት ነው እና ቀለምም መጨመር ቢፈልጉ እንዲሁ ነጭ ብቻም ከሆነ በዛ እንትን በዛ መሳሪያቸው አድርገው ነው የሚሰሩትና እኔና ወንድሜ ነን የምንላከው ምክንያቱም ብቻዬን አትልከኝም እናቴም ግን ራቅ ይል ስለነበረ ሰፈራቸው የሰውየው ወይም እናቴ ምንድነው ሸማኝ ነው የሚባለው እናቴ ታሰራቸው የነበሩ ሰውዬ ነበሩና እና ለአባቴ የሚሆን ጋቢ፣ ኩታ ለእናቴ ለራሷ ደግሞ የተለያየ አይነት ነጠላዎችን የምታሰራው እሳቸው ጋር ነበረ። በጣም የልጅነት ትዝታዬ ናቸው እሳቸው ሰውዬ እና ምንድነው የምታደርገው ነው ያልኩት እንትኑን ትሰራለች መጀመሪያ ጥጡን ነው የምትገዛው ከ ከ ከገበያ ጥጡን ብቻ ነው የምትገዛው ማለት ነው ገዛ ጥጡን ገዝታ ጥጡ መሃል ውስጥ ያሉትን ፍሬዎች ትለቅማቸዋለች እንዳለ። ከዛ በእጇ እየፈተለች ምናምን በደንብ በስነስርዓት ታበጀውና ጥጡን ከዛ በ እንዝርት አድርጋ ይሄ ቅድም ያልኩት ቀለም ያልኩት ነገር ላይ እንደ ክር አድርጋ ትጠመጥመዋለች ማለት ነው። ያን የመሰለ ጥጥ እንዴት ክር እንደምታደርገው እኔ ይደንቀኝ ነበረ ልጅ ሆኜና እጇ ላይ እያስከረ እግሯ ላይ እያስከረከረች ምናምን ያን ክር መሳይ ነገር ትሰራዋለች ማለት ነው። እና እነ እሱን ሰብስባ ነው ለሸማኙ የምትሰጠው ማለት ነው። እሳቸው ደግሞ እንዳልኩት በጣም ጠባብ ናት የማስታውሳት ቤት ነበረቻቸው እና ሁሉም በእንጨት ነው የሚሰራው ያ መሸመኛ አቃቸው። እንደ ማሽንም ነው እና በጣም ሰፊ ነው የተለያዩ መስመሮች አሉት ከመሃል እና ይሄ መደወሪያ የሚባለው ትንሽዬ በ እንጨት የምትሰራ ትንሽ ክፍተት ያለባት መሳሪያ አለች። እና እሷን መሳሪያ እናቴ የሰራችው ቀለም ወይም ይሄ ክሩን ክር መሳዩ ነገር ያስገቡበታል። ከዛ በኋላ ነው እየሸመኑ ያንን ጋቢ ኩታ ለራስ ለእናቴ ደግሞ የተለያየ አይነት ነጠላዎችን ለኛም ሳይቀር ትናንሽ ነጠላዎችን ሲተርፍ ታሰራለን ነበር እና እሳቸው ጋር አይቼ አውቃለሁ በእጅ መሸመን። በእርግጥ ረጅም ጊዜ ሆኖኛል ሰውየውም ትንሽ ካደግን በኋላ ሞቱ እና ከዛ በኋላ እሳቸውን ብቻ ነው ነበር የማውቀው ምክንያቱም እናቴም ትልከኝ ነበረ ቀለም አድርሺ ምናምን ብላ ትልከኝ ነበረ ከዛ በመሃል ደግሞ አንዳንድ ጊዜ ይቆዩባትና ጋቢውን ማሰራት ምናምን ለምሳሌ ለአመት በዓል ለአባቴ ያሰራችለት ከሆነ ለአመት በዓል አልደርስ ሲል ትልከኛለች ምነው ቆየ ምናምን ብላ ትልከኛለች እና ሄጄ የተባልኩትን መልእክት ሳደርስ በዛውም ሰውየው እንዴት እንደሚሰሩ ምናምን አይ ነበረና እሱን እሱን አስታውሳለሁ እና በእጅ መሸመን አዎ በደንብ ነው የማውቀው።

በስራ ላይ ምን ተግዳሮት አለ? በስራዬ ላይ ትራንስፖርት ትራንስፖርት እንደ ተግዳሮች ላነሳው እችላለሁ አሁን ላይ እንዳልኩት ሩቅ ነው የምሰራበት ቦታና ምኖርበት አካባቢ ሩቅ ነውና የግድ በታክሲ መመላለስ አለብኝ። ትራንስፖርት መጠቀም አለብኝ። እሱ የመጀመሪያው እኔ እንጃ የመጣልኝ የመጀመሪያው እንቅፋት እሱ ነው። በጣም አድካሚ ነው በጣም አሰልቺ ነው አሁን ላይ እንደውም በጧት እየተነሳሁ ስለሆነ ኧረ በጧት መነሳት እንደ ለራሴ እንደ ግዴታ እያደረኩት ስለሆነ እንትኑ ትንሽ ቀንሶልኛል የሆነ ግፍ ግፍያው መጣላቱ ከተሰለፈው ህዝብ ጋ ሰልፉ ምርሩ ትንሽ ቀንሶልኛል ከዛ ባለፈ ግን በተለይ ከዛ በፊት ግን ረጅም ሰልፍ ይጠብቀኛልና በጣም እናደድ ነበረ መጠበቁ ያሰለቸኝ ነበረ ከዛ ደግሞ ለስራ አርፍጄ መግባቱ በጣም ሚሰለች ነገር ነበረው ከዛ በመሃል ደግሞ ይደክመኛል በቃ ስራ ከመግባቴ በፊት ልክ የሰራሁ ያህል እዛ ሞቀ ሞቀ እዛ ሰልፉ ጋ ሞቆም ከሰውች ጋ መጨቃጨቅ እኔ ነበርኩኝ እዛ ጋ ነበርኩኝ እዚህ ጋ ነበርኩኝ ምናምን በጣም አሰልቺ ክርክር ነው ያለው እና እሱ እሱ በጣም ያሰለቸኝ ነበረ እስከሆነ ጊዜ ድረስ ከዛ ግን በቃ ለራሴ መፍትሄ የምለውን ሳስቀምጥ ሌላ ምንም አማራጭ የለኝም በጊዜ ተነስቼ ሰው ለሰልፍ ከመሰብሰቡ በፊት አስቀድሜ የስራ ቦታ ምድረስ አለብኝ በሚል ነው እንትን አሁን ላይ ስርዓት ያስያዝኩት እንደዛም ሆኖ በቃ ትራንስፖርት ላይ የማጠፋው ጊዜ በጣም የምጠላው ነገር ነው። ከዛ ባለፈ ግን ማለት ነው በጣም አሪፍ አለቃ ነው ያለኝ። ከ አለቃዬ ባለፈ በጣም ጥሩ አብሬያቸው ስሰራ ደስ ብሎኝ የምሰራ የስራ ባልደረቦች ናቸው ያሉኝ እና በዛ በዛ ስራዬን እንድወደው ያደርገኛል። ግን በቃ የኛ ስራ የህብረት ስራ ነው እና በቃ እኔ ስለሰራሁ ብቻ ስራው ይሆናል ወይም ይሳካል ማለቴ አይደለም። ሁላችንም መስራት አለብን እና ሰው ደግሞ ማዘዝ አይቻልም በቃ በራሱ ካልሰራ በስተቀረ ለማንም ሰው ትእዛዝ ማውረድ አይቻልም እና ሰው በራሱ ሳይሰራ ሲቀር ሳያስቸግር ስራ የተባለው እንደ አሳይመንት የሰጠ የተሰጠውን ወይም እንደ ሀላፊነት የተሰጠውን ስራ ሳይሰራ ቀርቶ እኔ ብሰራ ራሱ በቃ ፍሬ የለውም ማለት ነው ምክንያቱም እኔ የሰራሁት ብቻ ብቻ ነው ሊሆን የሚችለው። ልክ ሌሎች ሲሰሩ እኔ ሳልሰራ ስቀር ደግሞ በተመሳሳይ ማለት ነው። ሌሎች ሰርተው ሌሎች ሁሉን ነገር ጨርሰው የኔ ሲቀር በቃ ምንም ፍሬ የለውም እና የቲም ስራ ወይም በቡድን የሚሰራ ስራ መሆኑ ትንሽ እንደ ተግዳሮት ነው። እንዳልኩት በቃ ሁሉም ሰው ተመሳሳይ ኢነርጂ ሊኖረው ይገባል ለስራው መሳካት አጠቃላይ ለስራው መሳካት የሁሉም ሰው ኢነርጂ ተመሳሳይ አትሊስት ቢያንስ ተቀራራቢ መሆን አለበት እንጂ በጣም አድካሚ ነው ሚሆነው። ምክንያቱም እኔ የሰራሁትን ሌላው የሰራውን ሌላው የሰራውን አንድ ላይ ነው እንደ ፕሮጀክት ምናሳልፈው ወይ ምናጸድቀው እና በቃ ሌላው ሳይሰራው ሲቀር በጣም ነው ስራችንን ሚጎዳብን። በቃ ሰው ደግሞ አንድ ጊዜ ከሰነፈ እኔ ራሱ በቃ አንዳንድ ጊዜ በቃ ራሴን ማበርታት ሁላ ይደክመኛል እና ከዛ ግን እንዴት ነው ትዝ የሚለኝ በቃ ስራን እየጎዳሁ እንደሆነ የሌሎች ስራ የሌሎች ሰዎች ስራም ጭምር በቃ በጣም ተጽዕኖ እያደረኩ እንደሆነ ትዝ ሲለኝ ነው ሃይሌን ለመመለስ ምሞክረው እና ይሄን ይሄን እንደ ተግዳሮት ላነሳው እችላለሁ

የቤት ጣሪያ ምን እተሰራ ነው? ምንድነው የሚባለው ስላፕ ስላፕ ነው የሚባለው ይሄ ስላፕ ነው የሚባለው ይመስለኛል ምንድነው ፎቅ ሲሰራ የሆነ ስሚንቶም አሸዋም ጠጠርም ብዙ ነገር ተደርጎ የሚሰራው ነገር የለም እሱ ነው ስላብ ነው የሚባለው መሰለኝ እና የቤታችን ጣሪያ ከስላብ ነው የተሰራው ላዩ ገና ያላለቀ ነገሮች አሉት እንዲያም ሆኖ ግን ከስላብ የተሰራ ነው ጣሪያችን እንደሚታወቀው ዝናብ ሲዘንብ አያሰማም በር ሲዘጋ ከውጪ የሚመጣ ድምጽ የለም ማለት የሳሎን በር ሲዘጋ ከውጪ ምንም አይነት ድምጽ አያስገባም እሱ እሱ ነገር አለው ከዛ ደግሞ ለረጅም ጊዜ ቆርቆሮ ቤት ነበርን እና ጣሪታው ቆርቆሮ እኮ የሆነ ቤት ውስጥ ማለቴ ነው እና አንዳንዱ ቦታ ላይ የሆነ በሚስማር እነዚህ ሚስማር የሚመጡት ሰዎች ተሳስተው የበሷቸው ትንሽ ቀዳዳዎች ነበሩና ማታ ሲሆን ማታ አይደለም ጣዋት ሲሆን በዛ ቀዳዳ የሚገባው ብርሃን ነበረና እሱ ትዝ ብሎኝ አሁን ቁርቁሮ ቤት ነው የነበረው ከዛ በዛ እንዳልኩት በቀዳዳው በጣም ትናንሽ ጨረሮች ይገቡና በቃ እንዳያነጋ ምናምን በዛ ማየት ይቻላል ማለት ነው ቀላል ነው በቀጥታ ደግሞ የምታርፍባት ተመሳሳይ የሆነች የሆነች ቦታ አለችና በቃ እሷን እያየን መንጋቱን እናውቃለን እናውቅ ነበረ ማለቴ ነውና አሁን ግን እንደ አዲስ ተሰርቶ ምናምን ሁሉም ነገር የተወለድንበት ቤት ነበረ እሱና የተወለድንበት ቤት ከ ፈራርሶ ምናምን ከእንደገና ተሰርቶ የተወሰነ ጊዜ ወስዷል ግንባታው በራሱ እና እሱን እሱን ተሰርቶ ከእንደገና አሁን ላይ የስላም ጣሪያ ተሰርቶልናል እሱ ነው ያለን አሁን ላይ እንዳልኩት ቁራ አያስገባ ፀሀይ አይስገባ ዝናብ አያሰማ አሪፍ ነገር ነው ምንም እንትን የምለው የምጠላው ነገር የለኝም አሁን ላይ ከበፊቴ የተሻለ የሚያምር ቤት አለኝ ብዬ ነው የማስበው ከነበረኝ ከዚህ በፊት ከነበረው በጣም የሚያምር የተሻለ ቤት አለኝ ብዬ ነው በተረጋጋሚ ስለ ዝናቡ የማወራው የቆርቆሮ ቤት ሲባል ቅድሚያ የሚመጣልኝ እሱ ስለሆነ ነው ከቀዳዳዎቹ ውጪ ክረምት ሲሆንና ዝናብ ሲጥል በጣም ከፍተኛ ድምጽ ነው ያለው የ ዝናቡ ማለት ነው ቁርቁ ቆርቆሮውን ዳይሬክትሊ ስለምን ያው ሲመጣው የሚያሰማው በጣም ክፍተኛ የሆነ ድምጽ አለ በተለይ በረዶ ሲኖር ደግሞ እንትኑ በጣም ሀይለኛ ይሆናል ድምፁ በጣም የሚረብሽ ነው የሚሆነው እና እንደውም ልጆች ሆነን ከፈት ከደን ከፈት ከደን እያደረገን የሆነ ሽ የሚል ድምጽ ሲመጣና ሲሄድ ያዝናናል ነበር በደንብ ነው የማስታውሰው እና እሱ እሱ ነገር ትዝ ስላለኝ ነው ከዝናብ ጋር የማያይዘው የጣሪያውን ወሬ እና እሱ እሱ ነገር አለ ትዝ የሚለኝ አሁን ላይ እንዳልኩት የስላፕ ጣሪያ ስለሆነ ምንም የሚሰማ ነገር የለውም ጸጥታ ብቻ ነው ዝናቡ የምናየው ከውጪ በመስኮት ወይም በ በመስተዋት በኩል ነው እንጂ የሚሰማው ምናምን አይነት ድምጽ የለም ያው መሆኑ ደግሞ ያው ዘመናዊነትም ነው ትንሽ አሰራሩ ላይ ልፋት ያለው ነገር ቢሆንም ገንዘቡ የሚያወጣው ብር ምናምን ኢንቨስት የሚደረገው ነገር እንዳለ የተወደደ ነገር ነው በርግጥ ግን ከዘመናዊነት ጋር የተያያዘ ስለሆነ ደስ የሚል በጣም የሚያምር ነገር ነው ማለት ነው

ቤተሰብ ምን ያህል ጊዜ ይሰበሰባል? የኛ ቤተሰብ ነው በየቀኑ ማለት እንደዚህ በጣም ትልቅ የሚባል ቤተሰብ ውስጥ ነው ያደግኩት የተወለድኩት በጣም ትልቅ የሚባል ቤተሰብ ውስጥ ነው እና በጣም ከቤተሰቦቼ ጋር ከወንድም ከእህቶቼ ጋር የማሳልፈው ጊዜ በጣም ለኔ በህይወቴ ትልቁን ቦታ የምሰጠው ጊዜ ነውና ቤተሰባችን በየጊዜው እንሰበሰባለን ግን ደግሞ እንደዚህ ለአመት በዓል ሲሆን እንትኑ በጣም ይሰፋል ማለት ነው። የሚሰበሰበው ሰው ብዛት ይጨምራል ነው እንጂ ከወንድም ከእህቶቼ ጋር በየጊዜው በየቀኑ ቢያንስ በቀን ውስጥ ወይ ለቁርስ ወይ ለምሳ አለያ ደግሞ ለእራት እንሰበሰባለን ካልሆነ ልክ እንደተጠፋፋን ነው የሚሰማንና አባታችን ራሱ እንደዛ ሲሆን አይወድም በቃ እሱ ራሱ ለምሳሌ ቀኑን ሙሉ ስራ ውስጥ ስራ ላይ ነው የሚያውለው እና ምናልባት እንደ በቃ በስራ ምክንያት ወይም ሳይመቸው ቀርቶ ምናምን ለምሳ ባይመጣ ወይ ቁርስ ከመብላታችን በፊት ከቤት ከወጣ የግድ ለምሳ መምጣት አለበት ማለት ነው ለምሳ ካልመጣ ደግሞ ለእራት የግድ በጊዜ መምጣት አለበት እኛ ከመተኛታችን በፊት ማለት ነው እና መበሰባሰባችንን አብረን ጊዜ ማሳለፋችንን በጣም ዋጋ ይሰጠዋል አባታችን እና እንድንጠፋፋ አይፈልግም በተለያየ ነገሮች ላይ እንድናወራ ነው የሚፈልገው መሰባሰባችን ደግሞ ከመብላት ከመጠጣት ከመጠጣት እንዲያልፍ ነው የሱ ፍላጎት እና በጣም እኔ ስሜታው የሚያደርገኝ እስካሁን ድረስ አሁን ስለአባቴ ብርታት ሳወራ ሁሌ ወደ አእምሮዬ የሚመጣ ነገር በቃ እኛን የመሰብሰብ እኛን የማውራት እኛን ምን ታስባላችሁ ብሎ የመጠየቅ ልምዱ እና በኛ ላይ የነበረው ኩራት ያለው ኩራት እጅግ በጣም ስሜታዊ የሚያደርገኝ ከአባቴ የምወድለት ነገር ነው እና ስብስባችንን በጣም ዋጋ ይሰጠዋል ስብስባችንን በጣም እጅግ በጣም የሚያስፈልግ ነገር እንደሆነ ሁል ጊዜ እንዲሰማን ሁል ጊዜ ይነግረናል እና እንዳልኩት በየጊዜው እንድንነጋገር በየጊዜው እንድንሰባሰብ ለምሳ ሊሆን ይችላል የምንሰባሰበው ለእራት ሊሆን ይችላል ለቁርስ ሊሆን ይችላል የምንሰባሰበው ግን መሰባሰቢያችን ከዛ እንዲያልፍ አባቴ ይፈልጋልና እንዳልኩት እጅግ በጣም ጠንካራ ሰውና በጣም ልባም ሰው ስለሆነ ሁሌም መሰባሰባችንን ለመልካም እንዲሆን የምናወራበት እርስ በእርስ እኔ ይገርመኛል ይሄ ልምድ አሁን አድገን ምናምን ከሆነ ትልልቅ ሰዎች ነን የራሳችንን ሀሳብ ለማውራት ማለት ትልቅ ሰው ስትሆን የሆነ የምታወራው ነገር ላታጣ ትችላለህ አንድ ነገር ላይ ሀሳብ ለመስጠት ብዙ ላይከብድህ ይችላል ምክንያቱም ትልቅ ሰው ነህ አዋቂ ነህ ተብሎ ስለሚታሰብ ማለት ነው አባታችን በጣም ልጆች ሆነን አምስተኛ ስድስተኛ ክፍል ሆነን ራሱ ይሰበስበናል ማለት ነው የሆነ ነገር ይነሳና እንደ ሀሳብ ምን ታስባላችሁ ብሎ ያወራናል ማለት ነው እና ይሄ አሁን ላይ ሆኜ ሳስበው ሰዎች መሃል ለማውራት ሰዎች ፊት የማስበውን ነገር ለመግለጽ ብዙ የማይከብደኝ አይነት ሰው እንድሆን ያደረገኝ ይህ ከቤት ውስጥ ይዤ የወጣሁት ወይም አባቴ የሰጠኝ ልምድ ነው ብዬ ማውራት እችላለሁ በሙሉ ልብ ማለት ነው

ልብስ በእጅህ ታጥባለህ? ቀላል አጥባለሁ አዎ እስካሁን ድረስ ልብሴን በእጄ ነው የማጥበው። እንትኑ ሊለያይ ይችላል እንጂ የማጥብበት ምንድነው ጊዜ ነው የሚባለው በየስንት ጊዜ እንደማጥብ ምናልባት ሊለያይ ይችላል። አሁን ላይ ከድሮ በተሻለ ብዙ ልብስ አለኝ እና ማጥብበት ጊዜ ትንሽ ሊራራቅ ይችል ይሆናል እንጂ አሁንም ድረስ በእጄ ነው የማጥበው። እንደገና ደግሞ የራሴን ልብስ ማንም ሌላ ሰው እንዲያጥብልኝ አልፈልግም አልፈቅድም እና በራሴ ነው ማ ማጠብ የምፈልገው ለምን እስካሁን ድረስ የላውንድሪ ማሽን ወይም የልብስ ማጠቢያ ማሽን እንደሌለኝ አላውቅም። አላውቅም ግን በእጄ ነው ማጥበው እንዳልኩት የራሴን ልብስ በራሴ ማጠብ ነው የምፈልገው። በየጊዜው በተለይ እንትን ካልሆነ በስተቀረ በጣም በቃ ዛሬ የግድ እሱም ልብስ መልበስ አለብኝ ብዬ ያሰብኩት ልብስ ካልሆነ በስተቀረ በተቻለኝ መጠን በየሁለት ሳምንት በየሶስት ሳምንት ነው ልብሴን የማጥበው። ከዛ ግን እንዳልኩት በድንገት ግን ልለብሰው የፈለኩት ልብስ ቢኖር በሆኑ ቀናት መሃል ከስራ እንደተመለስኩኝ ወይም ስራ ከመሄዴ በፊት ምናልባት ላጥብ ይችል ይሆናል እንጂ በአጄ ነው የማጥበው እና ኢንተርቫሉ ደግሞ በየስንት ጊዜው እንደማጥበው ደግሞ የታወቀ ነው። ይታወቃል እና አዎ በእጄ ነው የማጥበው በእጅ ማጠብ ትንሽ ያደክማል አይደል? ግን ደግሞ እኔ ምንድነው የማደርገው ልብስ በማጥብበት ሰዓት በተቻለኝ መጠን ሰውነቴ እንዲዝናና ነው የማደርገው። እሱ ምንድነው አንደኛ ስራዬ ካል ማለት ልብሴን አጥቤ ከጨረስኩኝ በኋላ እንደማርፍ እርግጠኛ መሆን አለብኝ። የሆነ ስራ ያለበት ቀን ላይ ልብስ አላጥብም። ምክንያቱም ያደክማል በጣም ጉልበት የሚወስድ ነገር ነው። እጅ ያሳምማል። ያው ይታወቃል ብዙ ሴቶች ያውቁታል ብዬ አስባለሁ። የሚያጥቡ ወንዶችም ካሉ በተመሳሳይ ይረዱታል ብዬ ነው የማስበው። እና በተቻለኝ መጠን ስራ በሌለኝ ሰዓት ወይ ደግሞ ካጠብኩኝ በኋላ አጥቤ ከጨረስኩኝ በኋላ እረፍት የምንሆንበት ሰዓት እረፍት እንደምሆን እርግጠኛም በምሆንበት ሰዓት ነው ልብሴን የማጥበው አብዛኛው ከዛ እንዳልኩት ደግሞ በተቻለኝ መጠን እራሴን ለማቅበጥ ነው የምሞክረው ልብስ በማጥብ ሰዓት ምክንያቱም በጣም አድካሚ ነው አምላኬ ሆይ በጣም ያደክማል እና ሙዚቃ እከፍታለሁ መጀመሪያ ለራሴ ነው የምታጠበው ገላዬን እታጠባለሁ ቀለል የሚለኝን ንጹህ ልብስ እለብሳለሁ መጀመሪያ እንደውም እህቴ በጣም ለምን ለበኋላ አይሆንሽም? መታጠቡን፣ ራስሽን ማዘጋጀቱን ምናምን ከጨረስሽ በኋላ አይሆንም? ምናምን ትለኛለች እና ከጨረስኩም በኋላ ተመሳሳይ አደርጋለሁ በቃ። ምክንያቱም እንዲቀለኝ ነው የምፈልገው የጉልበት ስራ እንትን ይፈልጋል በቃ በጉልበት የሚሰራ ቢሆንም በተቻለ መጠን ግን ሰውነትም መዝናናት አለበት ብዬ ነው የማስበው እና ለሌላ ነገር የምትወጪ እኮ ነው የምትመስዪው። እንደዚህ ተዘጋጅተሽ ምናምን ልብስ ለማጠብ ምናምን ትለኛለች እህቴ። እና እኔ ግን በዛ እንደዛ አላስበውም በቃ በተቻለ መጠን ሰውነቴ ዘና ብሎ መቆየት አለበት ብዬ ስለማስብ ራሴ እታጠባለሁ መጀመሪያ። ከዛ ቀለል ያለ የቤት ውስጥ ልብስ ለብሼ ቀለል ያለ ጫማ አድርጌ ምናምን ጮክ አድርጌ ሙዚቃ ከፍቼ እየሰማሁ እንትን እያልኩ እየተዝናናሁኝ ምናምን ምክንያቱም ልብስ ማጠብ አድካሚ ስራ ነው ሁሉም ሰው ሊረዳው በሚችለው ደረጃ ማለት ነው በተለይ በእጅ ማጠብ የሚያደክም ነገር ነው እና እየተዝናናሁ መሆን ነው ያለበት ብዬ ስለማስብ ሙዚቃ ከፍቼ እየተዝናናሁኝ እየ በየመሃሉ እየዘፈንኩኝ ምናምን ነው የማጥበው በቃ የሆነ የተዝናኖት ስራ እንዲሆንልኝ ማለት ነው እና ልብሴን በእጄ ነው የማጥበው።

እህል መፍጨት ታውቃለህ በደንብ ነው የማውቀው ሳይፈጭ አይበላ ነገር። እኔ ደግሞ እንደኛ አይነት ጤፍ ስንዴ ምናምን ለሚመገብ ማህበረሰብ መፍጨት በጣም ትልቅ እንትን ነው። ሂደት ነው። እህል መፍጨት በጣም ራሱን የቻለ በጣም ትልቅ ሂደት ነው። ምክንያቱም እህል ከመፈጨቱ በፊት ላ ለወፍጮ ቤት መዘጋጀት አለበት አይደል? ይለቀማል ያሉትን ነገሮች ይወጣሉ የሚታጠብ ሁላ የእህል አይነት አለ መታጠብ ካለበት ደግሞ በስነ ስርዓት ታጥቦ ተዘጋጅቶ ነው። ለ ወፍጮ ቤት የሚላከው እና ይሄን ሁሉ የምትሰራው በርግጥ እናቴ ናት። እኔ ወፍጮ ቤት መሄድ አልወድምም አልችልምም። እንደ እንትንም አይደለም እንደ ቤት ውስጥ ካለኝ ስራ ድርሻ አንዱ አይደለም። ይሄ ሁሉ ነገር የምትሰራው እናቴ ናት። እህሉን የምትገዛው የምታዘጋጀው እንዳልኩት ደግሞ እንዳልኩትም መታጠብ ያለበትን የምታጥበው መለቀም ያለበትን አጠቃላይ ነገር ለቃቅማ የምታዘጋጀው ሁሉም ነገር እናቴ ናት። እና አንዳንድ ጊዜ ብቻ እንደዚህ ለመሸከም ሲከብዳት ምናምን ነገር አብረን እናደርስ ይሆናል። እግዚአብሔር ሲረዳኝ ግን እንትኑ በጣም ሩቅ አይደለም። ወፍጮ ቤቱ ከስፍራችን በጣም ቅርብ ቦታ ላይ ያለ ወፍጮ ቤት አለ። እናቴ ትገርመኛለሽ ለእንትን እሱ አይሆንም ምናምን ትላለች እኔ በርበሬ እዛ አላስፈጭም እኔ ሽሮ እዛ አላስፈጭም። የእንትና ነው ሽሮ ጥሩ የእንትና ነው በርበሬ እንዴት እንደምትለይው አላውቅም። ማለት ወፍጮ ወፍጮ ቤት ነው አይደለ ሁሉም አንድ አይነት ነው ሊሆን የሚችለው የሚገባው እንደዛ ነው እናቴ ግን ምንትላለች። እንትና ጋር በርበሬ እንደዚህ ያደርጋሉ እነ እንትና ጋር ሽሮ እንደዚህ ያደርጉታል። እንደዚህ በውድ የገዛሁት ጤፍ ጤፍማ እነ እንትና ጋር ወስጄ አላበላሽም ምናምን ትላለች። እንትኑ ወፍጮ ቤቱ እንደሚያበላሸው አይነት ወይም የወፍጮ ምንድነው ድንጋይ ነው የሚባለው ድንጋዩ እንደሚያበላሸው ነው የምታስበው አንዳንዱ ላይ ማለት ነው እና ታስቀኛለች። እሱ እሱ ነገር አለ። ከዛ ባለፈ ግን ወፍጮ ቤት መሄድ የማልወደው ዋናኛ ምክንያት አንደኛ በጣም ሽታው ስለሚረብሸኝ ነው። የበርበሬው በተለይ እኛ ሰፈር አካባቢ ትልቅ ነው ወፍጮ ቤት አለና አያርፍም በየቀኑ ነው። ሰው የሚያስፈጨው እና በርበሬው ጤፉ ስንዴው ሽሮ ሁሉም ነገር በጣም ትልቅ እንደ መጋዘን አይነት ነገር ነው። ቤቱና ወፍጮ ቤቱ በጣም ትልቅ ነው። እና ሲገቡ ያለው ሽታ ከምገልጸው እጅግ በጣም በላይ ነው። በፍጹም ልገልጸው አልችልም እና እዛ ከሆነ ደቂቃዎች በላይ መቆየት አልችልም። በቃ ከዛ ከቆየው የሆነ ትንፋሽ ያጥረኛል ምናምን ምናምን በጣም የሚያስጠላ ስሜት ነው የሚሰማኝ። እና ስለዛ መቆየት አልፈልግም። እናቴን ደግሞ ይሄንን ባህሪዬን ስለምታውቅ ወፍጮ ቤት አትልከኝም በፍጹም አትልከኝም። በአውዛኛው ራሷ ናት የምትሄደው በባጃጅ ታደርሰዋለች እና ደግሞ ሲመጣም ባጃጅ ይዟት ይመጣል ምናምን ነው። እና ግን እህል ምንም እንዲበላ ወይም ለምግብ ዝግጁ እንዲሆን መጀመሪያ በተለይ በቃ ዝግጁም እንዲሆን መፈጨት አለበት ጤፍ መፈጨት አለበት እኛ ጋር ደግሞ በብዛት ጤፍ ነው የምንገባው የምንመገበው እና ስንዴ አምባሻ ህብስት ምናምን የሚሰራው በስንዴ ነው ስንዴው ራሱ ደግሞ የግድ መፈጨት አለበት። ምናምን እና ዝግጁ እንዲሆን ማለት ነውና ይሄሁሉ የምትሰራው እናቴ ብትሆንም እህል እንደሚፈጭ ሂደቱን ምናምን ግን በስነ ስርዓት አውቀዋለሁ። ምክንያቱም መሄድ ባልወድም ግን ይሄ እጄ አውቃለሁ አይቼው አውቃለሁ እንዴት እንደሚያደርጉት ምናምን ሁሉም ነገር። ግን እዛው የሚሰሩ ሰዎች አደንቃቸዋለሁ። ቀለሙ ይሄን ያህል ጊዜ እንዴት ነው እዛው የሚቆዩት ቀኑን ሙሉ ይውላሉ በነጋታው ደግሞ ይመጣሉ አንዳንዴም ሊያመሹ ይችላሉ እንደዚህ አመት በዓል ሲሆን ምናምን ብዙ ሰልፍ ስለሚኖር ብዙ ሰው በብዛት ስለ እህሉን ስለሚያስፈጭ እዛው ውለው ሊያመሹ ይችላሉና። እንዴት ሽታውን እንደሚቋቋሙት እኔ ይገርመኛል የምር።